ይቅርታ ማለት አንድ ላጠፋው ነገር ወይም አንድ የተጎዳ ሰው የተጎዳበትን ነገር የሚተው ማለት ነው ያለ ምንም ካሳ ይቅር ብሎ የሚተዉበት ይቅርታ ማለት ነው። ይቅርታ የሚያደርገው ተጎጂ አካል ነው እና ይቅርታ ደግሞ ለምንድነው ይህ ተጎጂ አካል ይቅርታ ባደረገ ቁጥር ለህሊናው ሰላምን ያገኛል ለህሊናው እረፍትን ያገኛል ለህሊናው እርካታ ያገኛል። ይቅርታ ብዙ ሃይማኖታዊ ነገሮች ጋር ይያያዛል ብትባሉ ለእግዚአብሔር ልጆች ትሆናላችሁ የተባሉበት ሚስጥር አለ ማለት ነው። ስለዚህ አንድ ሰው የተጎዳው ያንን ጉዳት ለጎዳ አካል ይቅር የሚልለት ሲሆን እግዚአብሔር ደግሞ ላጠፋው ላጠፋው ጥፋት ለዛ ለተጎጂው ይቅር ይልለታል አንድም ደግሞ ለእግዚአብሔርም ልጅ ይሆናል ማለት ነው

ግዢ ማለት። አንድ ነገር ብዙ ትርጉም አለው። ግዢ ማለት ግን ቀጥታ ትርጉሙ አንድ አስፈላጊ የሆነውን ነገር ጀለለ በብር መግዛት ማለት ቁስ ሊሆን ይችላል። ምግብ ሊሆን ይችላል እንስሳት ሊሆኑ ይችላሉ። የተለያየ ነገር ሊሆን ይችላል ነገር ግን ለቤቴ አስፈላጊ ሲሆን ወይም ለኑሮ አስፈላጊ ወይም ለመስሪያ ቤቴ አስፈላጊ ሲሆን በብር መግዛት ማለት ነው። ግዢ ግዢ ማለት ሀሳብም ሊሆን ይችላል ጊዜ ሀሳብ ለምሳሌ አስተማማኝ አሳማኝ ሀሳብ ማለት ነው። ቤቱ ማለት ሁሉ አቀፍ የሆነ ሀሳብ ያ ሀሳብ ተቀባይነት ያገኘ ግዢ ሀሳብ ሊሆን ይችላል ማለት ነው። አንድ ነገር ላይ ነው የሚያድን ማለት ነው። ለምሳሌ በወታደራዊ አባባል ግዥ መረጥ የሚባለው ከጥላት የሚኮስውን ጥይት ግዢ መሪያ በመያዝ የሚያበርድልን ማለት ነው። በጭንቅላታችን በሰውነታችን እንዳይወርድ ያ ጥይት እንዳያርፍ በዛ መሬት ላይ ሲያርፍ ግዢ መሬት ላይ ያርፋል ማለት ነው። ስለዚህ ግዢ ማለት ብዙ ትርጉም ሊኖረው ይችላል

አባት ማለት እንግዲህ አባት ማለት ብዙ ትርጉም አለው ቀጥታ ትርጉም ምንድነው? ወላጅ አባት ነው የወለደ ማለት ነው። አባት ማለት እናቱን ወይም የራሱን ምስት አግብቶ ልጅ ሲወልድ ለልጁ አባት ይባላል ማለት ነው። አባት ማለት አስተዳዳሪ ማለት ነው። አባት ማለት መካሪ ማለት ነው። አባት ማለት እንግዲህ ብዙ ነገር ነው። አባት ብዙ ትርጉም አለው አባትነት ብዙ ሀላፊነት ነው አለው አባትነት ሲባል የሚነሳው ምንድነው? ሀላፊነት ነው መጋቢነት ነው የሚነሳው ማለት ነው። አባት ይመግባል አባት እረኛ ነው አባት አስተዳዳሪ ነው አባት ሀላፊ ነው አባት ፍቅር ነው አባትን በብዙ መንገድ ልትገልጸው ትችላለህ ማለት ነው። የእንጀራ አባትም ሊሆን ይችላል ወላጅ አባትም ሊሆን ይችላል። ደግሞ የእውቀት የቀለም አባት ሊሆን ይችላል። ደግሞ የክርስትና አባት የሃይማኖት አባት ሊሆን ይችላል። የትምህርት ጠገበ የሆነ አባቶችንም አባት እንላቸዋለን ማለት ነው። ስለዚህ ብዙ አይነት አባት አለ ማለት ነው። የሰማይ አባት ሊሆን ይችላል። የተለያዩ አባት አይነቶች አሉ ማለት ነው። የስራ ሀላፊ አባት ሊሆን ይችላል። በቃ ብዙ ነገር ስላለው አባትን በብዙ መንገድ ልንገልጸው እንችላለን

ምግብ ቤት ማለት ካፍተሪያ ወይም ሬስቶራንት የሚል ነው ማለት ነው። ምግብ ቤት እንግዲህ ምንድነው የምግብ የሚሸጥበት ቤት ማለት ነው። ምግብ የምታገኝበት ቤት ማለት ነው። ወይ ካልሆነ የቤት ውስጥ ምግብ የምትመገብበት ወይም ምግብ የሚሰራበት ቤት ማለት ነው። ምግብ ቤት ማለት የምትበላውም የምታገኝበት ቤት ማለት ነው። ምግብ ቤት ብዙ ሌላ ትርጉሙ አለው ማለት ነው። ምግብ ቤት ማለት ማረፊያ ቤት ነው። ለመኪና ልክ ነዳጅ ቤት ወይም ጋራዥ ሁሉ ቦቴ ወይም ማደያ እንደሚባለው ለሰው ልጅ ምግብ ቤት ግዴታ ነው ያስፈልጋል ማለት ነው። ምግብ ቤት ይሄን ግዴ ከዚህ ምንድን ነው? መሪ ቤት መጠጥ ቤቶች በአጠቃላይ በሀገር እና በአለም አቀፍ ደረጃዎች የሚታወቁ ስለሆኑ ምግብ ቤት በአቀፍ አጠቃላይ ምግብ የምታገኝበት ቤት ነው። የጾም ምግብ የፍስክ ምግብ ኬክ ክሪም እንጀራ ዳቦ የተለያዩ ነገሮች ስጋ ነኮቹን የፈለካቸውን ምግብ በዋጋ ገስቴ የምትበላበት ቤት በብዛት የሚታወቀው በቤት በመባል ነው የሚታወቀው ማለት ነው።

ቢጫ ቢጫ ማለት ቢጫ ማለት። ምን ልበላችሁ የተለየ ቀለም አይነት ነው? ቢጫ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ነው። ቢጫ ማለት ከአረንጓዴ እና ከቀይ ውስጥ መካከል ያለው የኢትዮጵያ ስንደቅ አላማ ይመለከታል ማለት ነው። ቢጫ እንግዲህ ለእይታ የሚመች አደይ አበባን የሚመለ የሚመስል መልክ ያለው ቀለም አይነት ማለት ነው። የቀለም አይነት ነው። ቢጫ ማለት ቢጫ ማለት ለአይንም ብዙም ማያንጸባርቅ ነገር ግን የሚያምር ቢጫ በደንብ አንድ ትኩረት ሰጠን ስንመለከተው በአእምሮአችን ውስጥ ደስታ የሚፈጥር አይነት ቀለም ማለት ነው። ቢጫ ለብዙ ነገር እንጠቀማለን። ለቤት ስንቀባ እንጠቀማለን ቢጫ ደግሞ አመት በዓል ወይም አዲስ አመት ስገባም እንጠቀማለን በተለያየ መንገድ። ብጫ ልንጠቀመው እንችላለን ማለት ነው

በጀት ማለት አንድ ነገር ለመስራት አንድ ነገር ለመስራት የሚያስፈልገን የብር መጠን ማለት ነው። በጀት ማለት እንግዲህ ለአመት ሊሆን ይችላል ለመንፈቅ አመትም ሊሆን ይችላል ለንኡስ አመትም ሊሆን ይችላል ማለት ነው። ይሄ ለዚህ ሊበቃ ይችላል ተብሎ እቅድ ውስጥ የሚካተት ነገር ማለት ነው። በዛም በጀት ተንተርሰን አንድ እቅድ እናወጣለን ማለት ነው። በጀታችን የሚገድበን ከሆነ ያንን እቅድ ላናቅደው እንችላለን ወይም ካልሆነ የምንፈልገውን ሳይሆን ከምንፈልገው ዝቅ አድርገን ልንሰራ ወይም እቅድ ልንይዝ እንችላለን ማለት ነው። ሁሉም ነገር በጀት ማለት ማስተር ፕላን ማለት ነው። ያለ በጀት እንግዲህ መንቀሳቀስ አይቻልም በጀትን ታሳቢ ሳናደርግ እቅድ ማውጣት አይቻልም። አንድ እቅድ ለማውጣት በጀት አስፈላጊ ነገር ነው። በጀት ወሳኝ ነገር ነው። በጀት የሚገድበንና ሊያሰራን የሚችል ነገር ነው ማለት ነው።

መሮጥ የሚለው ቃል እንግዲህ ቀጥታ ምንድነው በፍጥነት መሄድ ማለት ነው። ከቦታ ወደ ቦታ በፍጥነት መንቀሳቀስ የሚለውን ቃል ይገልጻል መሮጥ እንግዲህ ብዙ ከአትሌቲክስ ጋር ተያይዞ ለአትሌቶች የራሳቸው የመደበኛ ስራቸው ነው ማለት ነው። የመተዳደርያ ስራቸው ምንድነው? ሩጫ ነው ማለት ነው። መሮጥ እንግዲህ ማለት መፍጠን የሚለውን ትርጉም ቀጥታ ትርጉም ሊኖር ይችላል ወይም በፈጠነ እርምጃ መሄድ ማለት ሊሆን ይችላል። ነገር ግን መሮጥ ማለት ስፖርታዊ የሚመስል የሰውነታችን እንቅስቃሴ ከአንድ ቦታ ወደ ቦታ ወደ ሌላ ቦታ በትንሽ ደቂቃ ለመድረስ ሰውነትን እግርን እና መላው ጡንቻዎችን ተጠቅመህ ምትሄድበት ጉዞ ማለት ነው።

ህላፊ ማለት እንግዲህ ሀላፊ ማለት ለአንድ ነገር በአንድ ነገር ላይ የተሾመ ባለስልጣን ማለት ነው። በአንድ ነገር ላይ እዛ ተከታዮቹ ወይም ህዝብ ወይም መንግስት ባንድ ነገር ላይ ይሄንን አስፈጽም ይሄንን አከናውን ይሄንን ነገር አስተባብር ብሎ ሲሾመው ሀላፊ ሆኗል ማለት ነው። ካሉት ሰዎች መካከል ተሽሎ ሲገኝ በስራ አፈጻጸምም ሊሆን ይችላል። በአካዳሚክስ ሊሆን ይችላል በግንዛቤ ደረጃ በአመለካከትም ሊሆን ይችላል። በጥንካሬው በተለያዩ ነገሮች ተመርጦ እንትና ሹመት ይገበዋል ብሎ መንግስትም ይሁን ህዝብ ተማምኖበት ሀላፊነት ስልጣን ሲሰጡት ያ ሰውዬ ሀላፊ ሆኖ ሰውን ይመራል ከስሩ ያሉ ሰዎችን ያስተባብራል። ከስሩ ያሉዎቹ ችግሮቹን ይፈታል። ደግሞ ሪፖርቱን ለላይኛው አለቃ ያደርሳል ማለት ነው። ሀላፊ ማለት በአጠቃላይ ምን ትርጉም አለው ባለስልጣን አለቃ ተሽዋሚ አካል ማለት ነው

ስምምነት ማለት አንድ ነገር ላይ ተግባቦት ላይ ሲደረስ ስምምነት ማለት ነው። ስምምነት ማለት የሆነ ነገር ላይ ሀሳብ ላይ ሊሆን ይችላል። ገበያ ላይ ግዢ ላይ ሊሆን ይችላል። በመስሪያ ቤት ላይ በሆነ አቅጣጫ ላይ ሊሆን ይችላል ስምምነት ሲፈጽመው። ያ ማለት አንዱ ከአንዱ ጋር ሳይከራከሩ መለያየት ሳይኖር ሲቀር እርቅ ሲኖር ስምምነት ሊኖር ይችላል። ስምምነት እንግዲህ ምን ይባላል? እርቅ ይሆናል ስምምነት ተግባቦት ይሆናል ስምምነት የተለያዩ ፖዘቲቭ ነገር ሊሆን ይችላል ማለት ነው። ተቀባይነት ቅቡልነት ሲኖር ማለት ነው። ስምምነት ይባላል ማለት ነው ስምምነት ካለ ሰላም አለ። ስምምነት ካለ ፍቅር አለ ስምምነት ካለ ደስታ አለ ስምምነት ካለ መተሳሰብ አለ። ስምምነት ፖዘቲቭ የሆኑ ነገሮችን በአጠቃላይ በውስጡ ይይዛል ማለት ነው

ገባኝ ማለት አንድን ነገር ተረዳሁ ማለት ነው። ገባኝ ማለት ሀሳብ ደረጃ ነው ሚገልጸው በብዛት ገባኝና ገባልኝ ይለያያል ማለት ነው። ገባኝ ማለት ሀሳብ ነው ተስማማሁ አይነት ነገር ነው፤ ተቀበልኩ አይነት ነገር ነው፤ የገዢ ሀሳብ ነው። ያ ደግሞ ውስጤ ላይ ያለውም ያው ነው፤ ውስጤ አይቃረንም የሚለውን ሀሳብ በውስጡ ይይዛል ማለት ነው። ገባኝ ማለት የተለያዩ ነገሮች ሊገባህ ይችላል ማለት ነው ተረዳሁ ማለት ነው። ተግባባሁ ማለት ነው፤ ሀሳቤ ተቀባይነት አለው ተቀብያለሁ ማለት ነው እና ስለዚህ መግባባት ማለት መስማማት ከሚለው ጋር ተዛማጅነት አለው ማለት ነው።

አፍንጫ ማለት እንግዲህ የሰውነታችን አካል ሆኖ ከአምስቱ ህዋሳት ከአምስቱ ሰንስ ኦርጋን ከሚባሉት አንዱ ነው። ያውም በማሽተት ነገሮቹን የሚለይ ነው ማለት ነው። ይሄ ጥሩ ጠረን አለው መጥፎ ጠረን አለው የሚለውን የሚያስረዳልን ማለት ነው። በውስጣችን ባለው ናዛል ካቪቲ በሚለው ኬሞ ሪሰፕተር በሚለው ነገር ጋር ውስጥ ስሜት ሲሰጠን ምንድነው? ይሄ ግም ነው በለበሽታ ሊያጋልጥ ይችላል። ስለዚህ ከዚህ ዘር በል ይሄ ጥሩ ሽታ ጥሩ መዓዛ አለው። እዚህ አካባቢ እንቆይ የሚለውን ሚሴጅ ለአእምሮአችን በመላክ ሰውነታችን ስራ የሚሰራበት በጣም ጥሩ ነገር ነው። በሽ ለበሽታ ሌላ ሰውነት እንዳይጋለጥ በሽተው አካባቢውን የሚያቃኝ ማለት ነው። እና ብዙ ጥቅም አለው። ለአፍንጫ አፍንጫ ለውበትም ይጠቀማል። አፍንጫ ደግሞ ብዙ አገልግሎት አለው ማለት ነው። እንኳን አንዳንድ በሽታዎች ሲሆን ኢንፍልባንዛ የተመዛዘ የመሳሰሉት ጉንፋን የመሳሰሉት ነገሮች። በአፍንጫ አማካኝነት ከሰውነታችን ወጥቶ ለጥቂም ሰውነታችን ወደ ቀድሞው ጤንነት ይመለሳል ማለት ነው። እና አፍንጫ ብዙ ጥቅም አለው ማለት ነው። አፍንጫ አቧራ ወደ ሰውነታችን እንዳይገባ ይከለክላል እንደዚህ የምንተነፍስበት አካል ነው ማለት ነው። አየር የምናስገባበትና የምናስወጣበት አካል ነው ማለት ነው። በአፍንጫዎች ውስጥ ሲሊያ የሚባሉት ትናንሽ ፀጉር የሚመስሉ ነገሮች አሉ። እነኚህ በአፍንጫስ እንዲተነፍስ ከአባራ ወደ ውስጥ እንዳይገባ የሚከለክሉ ናቸው። በመሆኑ በአፋችን ከምንተነፍስ ሲልቅ በአፍንጫችን መተንፈስ ጥቅም አለው ማለት ነው። ስለዚህ አፍንጫ ሲባል ብዙ ጥቅም ያለው የሰውነታችን አካል ማለት ነው

ግራጫ የሚለው እንግዲህ ግራጫ የቀለም አይነት ነው ግራጫ ቀለም የሚባለው ምንድነው ቀይ ቀለምና ጥቁር ቀለም አንድ ላይ ሲቀለም ወይም ሲቀመም ግራጫ ቀለም ይሰጣል ማለት ነው ግራጫ ቀለም ማለት ወደ ነጭም አይደለም ጥቁርም አይደለም ቀይም አይደለም ነገር ግን ወደ ጥቁር የሚያደላ ማለት ነው ሰማያዊ ማለት የሆነ አረንጓዴ እና ጥቁር ቀለም ተያይዞ ግራጫ ቀለም ሊሰጥ ይችላል ማለት ነው። ግራጫ ማለት ደብዛዛ ነገር ነው ለአይናችን ሪፍሌክሽን የማይኖረው ደብዘዝ ያለ ሆኖ የሚያምር ቀለም ለሰውነታችን ማለት ለቤታችን የምንቀባው ቀለም ማለት ነው ግራጫ ቀለም እንግዲህ አሁን አሁን በኢትዮጵያ በኮሪደር ልማት አማካኝነት በሚመከረው በቀለማቶች አይነቶች በቤታችን ግድግዳና አንዳንድ አስፋልቶች ላይ ግራጫ ቀለም እየተጠቀምን ነው ማለትም ለአይናችን ተስማሚ ነው አይናችን አይጎዳም ከፀሀይ ጋር ተገናኝቶ በሚመጡ ሪፍሌክሽኖች ላይ ፀሀይን አይወዳም በሚለው ይሄን ቅልም በኢትዮጵያም ተመራጭ አድርገን እየተጠቀምን እንገኛለን

ብቃት ብቃት የሚለው ቃል ክህሎት የሚለው ነው ቃል ጥንካራ ጎን የሚለውን ቃል ይተካል ማለት ነው ብቃት ማለት ብዙ ነገር በውስጡ የያዘ ነው ችሎታ የሚለው ቃል ሊተካ ይችላል ማለት ነው ሰው ችሎታ ሲኖረው የስራ የእውቀት የሲራ ግንዛቤ የስራ ጥበብ የስራ ሙያ ሲኖር ምንድነው ብቃት ይኖራል ማለት ነው ብቃት የሚረጋገጠው ምንድነው ሰርቶ በማሳየት ነው ለፍልፎ አውርቶ ሳይሆን ሰርቶ በማሳየት ብቃቱ ይረጋገጥለታል ማለት ነው። ብቃት ሲኖር ተወዳጅ ትሆናለህ አለቃ ይወዳል መሪ ይወዳል ሀላፊ ይወዳል ማለት ነው ብቃት ሲኖር እንግዲህ እድገት ይኖራል ብቃት ሲኖር ጥሩ ክፍያ ይኖራል ብቃት ሲሆን ራስ በራስ መተማመን ይኖራል ማለት ነው ስለዚህ ብቃት ማለት በራስ መተማመን ቢቃት ማለት ለአንድ ነገር ግንዛቤ ብቃት ማለት ችሎታ ብዙ ነገር በውስጡ ሊይዝ ይችላል ማለት ነው ስለዚህ ብቃት ሲኖር ያስደስታል ነገሮችን በተደሰተ ትሰራለህ ራስህን ተማምነህ ትሰራለህ

አፕሪል ማለት እንግዲህ የአማርኛ ቃል አይደለም አፕሪል የእንግሊዘኛ ቃል ሆኖ የወራት አቆጣጠር ማለት ነው። አፕሪል ማለት ከስምንተኛ ወር ቀጥሎና ከዘ አስረኛ ወር በፊት ያለው የዘጠነኛ ወር ማለት ነው። በኢትዮጵያ ጊንቦት የምንለው ማለት ነው። ኤፕሪል እንግዲህ ከዚህ ትርጉሙ ያለው አይመስለኝም። ምንም ሌላ ትርጉም አይኖረውም። አፕሪል ማለት ግንቦት ወር ማለት ነው

ሰኞ ማለት እንግዲህ ከእሁድ እና ከማክሰኞ መሃል የሚገኝ የሳምንቱ የመጀመሪያው የስራ ቀን ማለት ነው። የሳምንቱ የመጀመሪያው የስራ ቀን ሰኞ ይባላል ማለት ነው። በኢትዮጵያ ባህል እንግዲህ ቅዳሜና እሁድ ሰንበት ነው የስራ ቀን አይደሉም። ግን በእነኚህ እረፍት አድርጌ ራስን አሳድሼ ሰኞ በአዲስ መንፈስ ወደ ስራ የምትገባበት ማለት ነው። እና ሰኞ እንግዲህ ብዙ ስራ ይሰራል የሳምንቱ እቅድ ሁሉ በሳምንት የሚሰራው ስራ ሁሉ በሰኞ እለት ይነገራል ማለት ነው። በአለቃ አማካኝነት ከዛ ሰው ሁሉም የሳምንቱን እቅድ ሰኞ ይዞ ወደ ትግበራ ይገባል ማለት ነውና። ሰኞ የመጀመሪያው የስራ ቀናችን ነው ሰኞ እንግዲህ በእንግሊዘኛም መንደይ በሚባለው ይታወቃል። የጨረቃ ቀን በሚባል እንግዲህ በፈረንጆቹ ይታወቃል ማለት ነውና። ሰኞ የመጀመሪያው የስራ ቀናችን ነው

ሰዓት ማለት የጊዜ ስሌዳ ማለት ነው ጊዜን ለማወቅ የምንገለገልበት ኤሌክትሮኒክስ ወይም ካልሆነ በድንጋይ የሚሰራ ማለት ነው ሰዓት ማለት ደቂቃዎች እና ሰከንዶች ማይክሮ ሰከንዶች በውስጡ የሚይዝ አንድ ነገር ዜሮዎችን ለመስራት የሚያነሳሳ ማለት ነውና ሰዓት ጥሩ ጥቅም አለው ሰዓት እንግዲህ ሰዓት አይተህ ስትሰራ ከሰአት ጋር እኩል ለመሮጥ እንተን የሚያነሳሳ አላርም ማለት ነው የሚያነቃቃ መንፈስ ማለት ነው ሰዓት እያየህነው ሁሉም ነገር በሰአት ነው የምትጓዘው በሰአት ነው የምትሰራው ረፈደብኝ ጨለመብኝ የሚለውን የምታውቀው በሰአት ነው ማለት ነው የምትገባው የምትወጣው በሰአት ነው ቀጠሮአችን ረፈደብኝ ወይም በጊዜ እደርሳለሁ የሚለውን የሚቆጣጠርልን ሰዓት ነው ማለት ነው ሰዓት ሰው በእጅ አድርጎ ይጠቀማል በግድግዳ አድርጎ ይጠቀማል ማለት ነው እና ሰዓት ከምንም በላይ በዚህ ሰዓት ብዙ ጥቅም አለው ማለት ነው። ከስራችን ጋር ጎን ለጎን የምናስኬደው ነገር ነው

አጭበርብር የሚለው ቃል አታለለ የሚለው ቃልም ይተካል ማለት ነው። ማጭበርበር ማታለል ነው የራስ ያልሆነውን ነገር እንግዲህ በውሸት ደግሞ በሴራ የሆነ ነገር ተጠቅመህ አረሳስተህ አታለህ መውሰድ ማለት ነው ማጭበርበር ጥሩ አይደለም ማጭበርበር ያልተባረከው ያልተፈቀደ የራስ ያልሆነውን ነገር በማሳሳት መውሰድ ማለት ነው እና ይህ ህጋዊ የሆነ ነገር ህገወጥ የሆነ ድርጊት የሆነ ድርጊት ድርጊቱ ሲታወቅበት ቅጣትን ሊያስከትል የሚችል ወደ እስር ቤት ልጥል የሚችል ኃጢያት የሚሆነው ነገር ማለት ስለሆነ ማጭበርበር የማይበረታታ የማይደገም የሰውን ላብ ለራሱ በማድረግ በአቋራጭ ለመበልጸግ ሰው የሚያደርገው ድርጊት ነው

አማርኛ አልችልም ማለት አማርኛ ቋንቋ ማውራት ያቅተኛል ማለት ነው። አማርኛ በአማርኛ ቋንቋ ከሰው ጋር መግባባት ያቅተኛል ማለት ነው። በአማረኛ ቋንቋ ከሰው ጋር ተግባብቼ መኖር ይከብደኛል ማለት ነው። ስለዚህ ይሄ ነገር አልችልም ማለት እኮ አይደለም ግን ደግሞ ለመቻል ምንድነው? እዚህ ኢትዮጵያ ውስጥ ቢያንስ ለአንድ አመት መኖር አለብን ማለት ነው። መኖር አካባቢውን መልመድ ከአካባቢው ማህበረሰብ ጋር ስትቆይ ትችላለህ ማለት ነው። እና ይቻላል የማይቻል ነገር የለም ነገር ግን ግዜ ሊወስድብን ይችላል። አማርኛ እንግዲህ ቶሎ የሚቻል ቋንቋ ነው የምር ስታወራም የሚያስደስት አይነት ቋንቋ ነው። እና መቻል ይቻላል ማለት ነውና አይቻልም አይባልም የማይቻል ነገር የለም። እንኳን አማርኛ እንግሊዘኛ ችለናል ሌላ ሌላ ቋንቋዎችንም እንችላለን ማለት ነው። እና አማርኛ አልችልም ማለት በአማረኛ መግባባት ይከብደኛል በአማርኛ አብሮ መኖር ይከብደኛል። መለብ ሀሳብ መለዋወጥ ይከብደኛል አይነት ትርጉም አለው

ግራ ማለት እንግዲህ የቀኝ ተቃራኒ ማለት ነው ግራ ማለት ብዙ ትርጉም አለው ደካማ ነው ከቀኝ ይልቅ ግራ ማለት እንግዲህ ሴቶች የተፈጠሩበት የበኩ እንትን ነው በቃ አቅጣጫ ጠቋሚ ማለት ነው። ግራ ማለት አቅጣጫ ጠቋሚ ሆኖ የማይበረታ እጅ አካባቢ ማለት ነው አቀኝ ማለት ግራ ማለት በእንግሊዝኛ ሌፍት የሚል ነው ማለት ነው ቀይ ኦፖዚት ኦፍ ራይት ነው ግራ ማለት ነው እና ግራ ሲባል ደግሞ ሰው ደስ ላይለው ይችላል ማለት ነው ለምን ግራ ደጋማ ነው ግራ በራሱ ጥሩ እንትን የለውም ማለት ነው እና ግራ ጥሩ አይደለም እና ግራ ሰው በቀኝ መዋል ይፈልጋል በቀኝ መስራት ይፈልጋል ቀኝ ጥንካሬ ነው ግራ ደግሞ ጥሩ ያልሆነ ነገርን የሚያስረዳ ማለት ነውና ግራ ሲባል ብዙ ሰውን ላያስደስተው ይችላል ማለት ነው ከአስተሳሰብ ጋር ከሀሳብ ጋር ከውሎ ጋር ሰው ሲያገናኘው ግራ ሲባል መጥፎ ነገር ነው ቀኝ ሲባል ደግሞ ጥሩ ነገር በሚለው ስለሚወሰድ ማለት ነው

ፍራፍሬ ማለት እንግዲህ ምንድነው? አትክልት ዘር ሆኖ ፍሬ የሚያፈራ ማለት ነው። ለምሳሌ አፍካዱ ማንጎ ሙዝ ፓፓያ ብርቱካን ሎሚ የተለያዩ ፍራፍሬዎች አሉ ማለት ነው። ለሰውነታችን ብዙ ጥቅም የሚሰጡ የሚያፋፉን ደሞ ከበሽታ የሚከላከሉን። ብዙ አፕል የሚባሉት ብዙ ብዙ ብዙ ፍራፍሬዎች አሉ ወይን የሚባሉት ለመጠጥ የሚሆኑ ለምግብ የሚሆኑ በጣም ጣፋጭ የሆኑ ፍራፍሬዎች አሉ ማለት ነው። እና ፍራፍሬ በጣም ለመብላት ምቹ ስትበላ የሚያስደስት ከበላ በኋላም ተስማሚ የሚሆን። ብዙ ቂባቶችም ብዙ ፕሮቲኖችም በውስጡ የሚይዝ ነገር ነው ማለት ነው። እና ፍራፍሬ ማይወድ ሰውም የለም ማለት ነው

ስራ አስኪያጂ ማለት እንግዲህ ሀላፊ ነው። ያም ሀላፊነት ምንድነው? ከሊቀ መንበር ጋር አብሮ የሚሰራ ማለት ነው። ሊቀ መንበር። ፕሬዝዳንት የሚወክል ሲሆን ስራ አስኪያጂ ደግሞ ጠቅላይ ሚኒስቴርን የሚወክል ማለት ነው። ይሄ ማለት በምንድነው? ፌደራሊዝም ስርዓት ማለት ነው። በፌደራሊዝም ህገ መንግስት ስርዓት። በሚተዳደሩ ሀገሮች ላይ በአንድ ቀበሌም ወይም የሆነ አንድ ቦታ ላይ ምንድነው? ያለው ስራ አስኪያጅ እና ሊቀመንበር አለ ማለት ነው። ስራአስኪያጅ እንግዲህ ተጠሪነቱ ለጠቅላይ ሚኒስተር ሲሆን። ሊቀነበሩ ደግሞ ጠጠለቱ ለፕሬዝዳንት እንደዛ አይነት እነገር አለ። ሁለቱም ግን ህግ መንግስትን የማስፈጸም ህላፊነት አለባቸው ማለት ነው። ይሄ የአስፈጻሚ ህግ አስፈጻሚ ነው ስራ አስኪያጅ ማለት ነው። እና ህጋዊ ሰውነት ያለው ህግ አስፈጻሚ አካል ስራ ስኪያጅ ማለት ነው።

መተግበርያ ማለት እንግዲህ መተግበርያ ማለት አንድ ነገር መተግበር ያ አንድ ነገር የምንፈጽምበት አውድ ማለት ነው አውድ ወይም አፕሊኬሽን በእንግሊዘኛ የሚለው ነው። ይሄ እንግዲህ ይሄ በእኛ ትውልድ ወይም በእኛ ጀነሬሽን በብዙ ጊዜ ገበሬዎች ይታወቃሉ በብዙ ነገር የተለያዩ አይነት ምርት ይበለጸጋሉ ማለት ነው። መተግበሪያ አበለጻጸጉ እንዴት ነው ሲባል? አሁን ቴክኖሎጂ ጋር የዘመኑ ከረቀቀባት ከትልቁ ከቴክኖሎጂ ውርቀት ጋር ተያይዞ ብዙ ተሰርቶበታልና መተግበር የማለት ነው። በቃ መተግበር የማለት ለምሳሌ ፌስቡክ ሊሆን ይችላል ድረ ገጾቹን የሚያስተዋውቅ ማለት ነው። የሚያሰናዳ የሚያስተዋውቅ ወይም በውስጡ የሚይዝ ማለት ነው።

ሲሜ ነው ሲሜ ነው ማለት? ኢት ኢዝ ማይ ኔም ማለት ነው። በእንግሊዘኛ ሲሜ ነው ማለት እንግዲህ መጠሪያዬ ነው ማለት ነው። ሰው ከሰው ለመለየት ስም ነው የሚሰጠው። እንትና ይሄ እንትና ይባላል እንትና ይባላል ሲባል ሰው ደግሞ በዛ ስም ተጠርሶ አቤት ይላል ፥ሪስፖንስ፥ መልስ ይመልስለታል ማለት ነው። እና ስም እንግዲህ ለሰው ልጅ ግዴታ ነው። ስም በተለያየ መንገድ ይገልጻል አንደኛ መጠሪያ ይሆናል ሁለተኛ ደግሞ ከተግባሬ ተነስቶ ከባህሪ ተነስቶ አንድ ሰው ለአንድ ሰው ስም ይሰጣል። እንደ እገሌ እንዴ ነው፥ እግዜሌ ጥሩ ሰው ነው፥ እገሌ መጥፎ ነው ፥እገሌ ደግ ነው፥ እገሌ ቸር ነው፥ እገሌ እንግዲህ ያበላል፥ ያጠጣል፥ ሩህሩህ ነው የሚባለውም ስም መጥፎ ነው፥ የተመታ ነው፥ የተረገመ ነው የሚባለውም አለ ማለት ነው። እና ብዙ ነገር አለ እና ስም ጥሩ ስም ነው መጥፎ ስም ነው ወስደን ጥሩ ስም ሲሆን ሰው ያከብራል ሰው ይወዳል

ነጭ ነጭ ማለት እንግዲህ ቀለም ነው። ነጭ ቀለም ምንድነው? ደመቅ ብሎ ከሩቅ የሚታይ ለጥቁር ተቃራኒ የሚሆን ቀለም ነው ነጭ ቀለም። እና ነጭ ቀለም ጥሩ ሰው ተወዳጅ ነው ሰው በአመት በዓል ይለብሳል። በውጭ ሀገር ደግሞ በለቅሶም ይለበሳል አንዳንዴ ነጭ ነገር እንግዲህ ንጹህ ነው። ጽዱ ነው። ከሩቅ የሚታይ ደመቅ ያለ ነው። እና ነጭ በጣም ይወድዳል በብዙሃኑ ዘንድ ማለት ነው። እና ለንጽህናውም ለንጽህና ባህሪውን ለነፃ ባህሪ ለሚባለው የሚስማማ ከመሆኑ የተነሳ ነጭ ጥሩ ነገር ነው

ፕሮጀክት ማለት ምንድነው? አንድ ትልቅ አላማ ያለው ነገር ነው ማለት ነው። ይሄ አላማ ተነድፎለት በጀት ተመድቦለት ቀን ቀጥሮ ጊዜ ተይዞለት የሚሰራ ስራ ማለት ነው። ስራ ማለት ነው እና ፕሮጀክት እንግዲህ ብዙ ጊዜ በኢንጂነሪንግ አለም ላይ ነው የሚታወቀው። ፕሮጀክቶቹ እና ይሄ ፕሮጀክት ምንድነው? አንድ ችግር ለመፍታት ዝብ የሚዘረጋ ሲስተም እና የሚሰራ ስራ ጋር ተያይቶ ያለ ነገር ነው ማለት ነው

ግብ ማለት እንግዲህ ምንድነው? ስኬት ሊሆን ይችላል ግብ ማለት እየታቀደበት እየታለመበት አላማ ላይ መድረስ ማለት ነው። አላማ መጀመሪያ ትነድፋለህ ታቅዳለህ ት መስራት ትጀምራለህ። ወደ ዝርዝር ስራዎች ውስጥ ትገባለህ ማጠቃለያዎች ውስጥ ከዛ ትቀጥላለህ ከማጠቃለያው በኋላ ደግሞ ምንድነው ወደ ግብ ትመጣለህ ማለት ነው። በስኬት ግብ የምታልፍ ቀላል አይደለም የተነደፈው አላማ ስኬት ለመምታት ትንሽ ነገር አይደለም በጣም ጥልቅ ትንዳቅ በጣም አድካሚ። ግብ እንግዲህ እንዲሁ ሲናይ ሁለት የፈለገችን ነገር ግን ግብ ውስጥ ብዙ ነገር አለ ማለት ነው ብዙ ውጣ ውረድ አለ ማለት ነው። ስለዚህ የሰው ልጅ ሁሉ ግብ ሊኖረው ይገባል ማለት ነው። ግብ ማለት ታርጌት የሚለውን የእንግሊዘኛ ቃል የሚተካ ማለት ነው

አዎ የሚለው ቃል እንግዲህ ተስማምቻለሁ የምለው ቃልን የሚጠቀም ማለት ነው። አዎ ማለት ተስማምቻለሁ አዎ ትክክል ነው እንዳልካው ነው እንደዛ ነው እኔ አልቃረንም እና የመሳሰሉት ነገሮችን የሚይዝ ነው ማለት ነው እና አዎ ማለት ብዙ ፖዘቲቭ የሆኑ ነገሮች ነው ማለት ነው። አይ አይ አይደለም እምቢ የሚሉት የአዎ ተቃራኒ ይሆናሉ ማለት ነው

ሶፍትዌር ማለት እንግዲህ ምንድነው? በኮምፒውተር ውስጠኛው ሲስተም ዩኒት የምንለው ነው ማለት ነው ሲስተም ክፍል ማለት ነው። ሶፍትዌር ማለት በአይን የማይታይ ረቂቅ ሆኖ በአየር ላይ የተዘረጋ የማይታይ መስመር የአየር መስመር ማለት ነው። እና ሶፍትዌር ተቃራኒ ምንድነው? ሃርድዌር ሃርድዌር ተጨባጭ በእጅ የሚያዝ የሚጨበጥ መሆኑን የሚገልጽ ነው ማለት ነው። እና እንግዲህ ሶፍትዌር ግዴታ ነው ሲስተም ማለት ነው። አንዱ ከአንዱ ጋር ሲስተሙ ሲገናኝ ሲዋሄድ አውትፑት አለው ማለት ነው

መጽሐፍ ማለት አንድ የተጻፈ ጽሁፍ አንድ ላይ ተደራጅቶ አንድ ወረቀት ላይ ሲሰፈር መጻፍ ይባላል ማለት ነው። መጻፍ ማለት እ። ስለ አንድ ርዕስም ሊሆን ይችላል ስለ የተለያዩ ርዕሶች በየምዕራፋቸው ተከፋፍሎ እ ሲሆን ማለት ነው። እና ይሄ ምን ይባላል? መጽሐፍ ማለት የተሰፈረ ጽሁፍ በአንድ በግዙፍ ወረቀት ላይ ሲሆን ማለት ነው። እና ብዙ ገጾች ያሉ መጽሐፍ ይባላል ማለት ነው

ቀጠሮ ማለት እንግዲህ የተቆረጠ ቀን ማለት ነው የተወሰነ ቀን ማለት ነው ለአንድ ነገር የተወሰነ ቀን ያቀጠሮ ይባላል ማለት ነው። ቀጠሮ የተለያየ አይነት ቀጠሮ አለ ማለት ነው። ፎርማል የሆነ በመስሪያ ቤት አማካ ይነት ቀጠሮ አለ። ጓደኛ ለጓደኛ የሚቀጣጠሩት ቀጠሮ አለ የተለያዩ አይነት ቀጠሮዎች ይኖራሉ። እነኝህ ቀጠሮዎች ሁሉ ተሰብስቦ ቀን መቁጠር ፕላን እቅድ ውስጥ ተካቶበት ቀጠሮ ሊሆኑ ይችላሉ ማለት ነው

ቆንጆ የምለው ቃል እንግዲህ እየተለያዩ ሚኒንጎች አሉ ማለት ነው ቆንጆ የምለው። ምንድነው የሚባለው ዌል ዲፋይንድ ያልሆነ ነገር ማለት ነው። በሁሉ ዘንድ የማይታወቅ ግን በግለሰቡ እይታ ቆንጆ ሆኖ የሚያስደስት ሆኖ የሚያምር ሆኖ የሚቀርብ ማለት ነው። እና ይሄ የተለያዩ መንገድ አለው ማለት ነው። እና ቁንጅና የሚገለጽበት በተለያዩ ጌጣጌጦች እየተጌጠ ማለት ነው። እና ቆንጆ የተለያዩ ሁሉ የራሱ ዴፊኔሽን ሊሰጠው ይችላል። ላንተ ቆንጆ ምንድነው? ሲባል ሁሉም የራሱ ምኒንግ ሊሰጠው የሚችልበት አጋጣሚ ማለት ነው

መሄድ ማለት ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ በእግራችን ሊሆን ይችላል በመኪናችን ሊሆን ይችላል ባይክሎች በተለያዩ አይነት ባይክሎች ሊሆን ይችላል መንቀሳቀስ ማለት መሄድን የማያመለክታል ማለት ነው። መሄድ ማለት ተቃራኒው መቆም አይነት ነገር ነው

ሸሚዝ ማለት የልብስ አይነት ሆኖ ከጃኬቱ በታችኛው በኩል ወይም ከትናንሽ ቲሸርቶች በላይኛው በኩል የሚለበስ ልብስ ነው በአስራሮች የሚቆለፍ ልብስ ሸሚዝ ተብሎ ይጠራል ማለት ነው። ሸሚዝ የራሱ ጥቅም አለው የራሱ ውበት አለው ከረባት ይታሰርበታል በተለያዩ ስራ ተሰርቶበት ለአመትባልም ቢሮም ሙቀት ሲኖርም የሚለበስ ቀላል ያለ የልብስ አይነት ነው

ሌሊት ማለት ቀን ተቃራኒ የሚሆንና ፀሀይ ከጠለቀች በኋላ ከምሽቱ አራት ሰዓት ወይም ከአምስት ሰዓት በኋላ ያለው ሰዓት ሌሊት ይባላል ማለት ነው። እኩል ሌሊት የሚባለው ከምሽቱ ስድስት ሰዓት አካባቢ ማለት ነው። እና ሌሊት ማለት ጨለማ የምለውን ትርጉም ሊኖረው ይችላል። ማታ የምለውን ትርጉም ሊኖረው ይችላል። ፀሀይ ከጠለቀች በኋላ ያለው ጊዜ በአጠቃላይ የሚገልጽ ሊሆን ይችላል ማለት ነው። እና ሌሊት ብዙ ጥቅም መቁጣጥም አለው እረፍት ጊዜያችን ነው በሌሊት ብዙ ብዙ ስራ አይሰራም

ችሎታ ማለት አንድን ነገር ለመስራት ያለው ብቃት ማለት ነው። አንድን ነገር ለመስራት እያለው ብካት ኪሎት ማለት ነው። እና ችሎታ እንግዲህ ብዙ ብዙ ነገር ሊተረጎም ይችላል ማለት ነው። ለመስራት ያለ አቅም ለመስራት ያለ ብ ቃት ለመስራት ያለ ወኔ ኢም በራስ የመተማመን ኮንፊደንስ የምንለውን ሊያይዝ ይችላል ማለት ነው። እና ችሎታ ሲኖር በጣም ደስ ይላል ለሙያ ለሙያዬ ችሎታ ስኖር ለሙያዬ ብቃት ስኖር የተካነው ባለሙያ ስትሆን ትቀበላለህ ትወደዳለህ ትመሰግንበታለህ ማለት ነው። የሰራህን ስራ አይቶ ሌላውም እያመሰገነ በሱ አሰራለሁ እያለ ያደንቅልሃል ማለት ነው። እና በጣም ጥሩ ነገር ነው። ችሎታ በጣም ለማዳበር ምንድነው? ዘውትር መለማመድ ይጠይቃል ተግባርን ይጠይቃል እንጂ ትምህርት ቢጫም አይጠይቅም

ትብብር ማለት አንድ ላይ በህብረት ማህበር ማለት ነው ትብብር ማለት መተጋገዝን ይጠይቃል መደጋገፍን ነው ማለት ነው። ደግሞ አብሮ መስራት። ደቦ አይነት ነገር ማለት ትብብር ማለት በሀሳብ የሀሳብ ትብብር አለ የተግባር ትብብር አለ። አንድ ችግር ላይ ትብብር ያስፈልጋል እና ካልተባበርን አስችጋሪ ነው ኑሮ አዳጋች ነው መኖር ከባድ ነው። ግን ትብብር ቢኖር አንዱ ከአንዱ ጋር ከተባበረ አንዱ ከአንዱ ጋር ከተደጋገፈ መኖር ቀላል ነው ማለት ነው። ስለዚህ ትብብር ነው ማለት የመተጋገዝ ትግግዝ ነው ማለት ነው

ሲጋ ማለት እንግዲህ የመከፍቶች ወይም የእንስሳት አስተዋጽኦ ሆኖ ለመብል የምንጠቀመው እስካሁን ስጋ የምንለያለን በእርግጥ በአጠቃላይ የአኒማል ማለት የኢንሰሳት የሰው ልጅም ጭምር የተሸከመውን በርግጥ ምንድነው ሲጋ ነው ሲጋ ማለት ፍጡር ሆኖ የተፈጠረ ሊያድግ የሚችል ሊሞት የሚችል ከሞቴ በኋላ ሳይቆይ በሁለትና በሶስት ቀናት ልሞት ሊበሰብስ የሚችል ነገር ነው እና ይሄንን የሚያካትት ስጋ ተብሎ ይጠራል ማለት ነው።

ከሰአት ማለት እንግዲህ ፀሀይ ከወጣ ጊዜ ጀምሮ እስከ ከአምስት እና ከአምስት ሰዓት ቀጥሎ ያለው ሰዓት ከሰአት ማለት ነው ወይም ከምሳ ሰዓት ቀጥሎ ያለው ሰዓት ከሰአት ማለት ነው። እና ከሰአት ማለት ምንድነው? ከቀኑ አምስት ሰዓት ስድስት ሰዓት ሰባት ሰዓት አካባቢ ማለት ነው። እና ከሰአት ከሰአት ከጊዜ ጋር ተያይዞ ያለ ነገር ነው። እና በተለያየ አከባቢ ከሰአት የሚለውን በተለያየ ጊዜ ሊሆን ይችላል። አምስት ሰዓት ስድስት ሰዓት ሰባት ሰዓት ስምንት ሰዓት ከሰአት ሊሆን ይችላል። አንዳንድ ቦታ ላይ ከሰአት በኋላ ተብሎ ሊጠራም ይችላል ማለት ነው

ኮፊያ ማለት በወታደራዊ ቋንቋ መለዮ የሚለው ነው የክብር በርኔጥ ማለት ነው እና ይሄ በአራሳችን ወይም በጭንቅላታችን ላይ የምንለብሰው የልብስ አይነት ሆኖ ከፀሀይ ጨረር የሚጋርደን ከንፋስ የሚጋርደን ክብር ማዕረግ የሚገልጽ ነገር ነው ኮፊያ ማለት ነው እና ኮፊያ ብዙ ጥቅም አለው ራሱን የቻለ ጥቅም አለው የተለያየ አይነት ደግሞ ኮፊያዎች አሉ ኤለመንት የሚባሉ ኮፊያዎች አሉ የወጣት ላይ መላዮች አሉ ደሞ ሹራብ ኮፊያዎች አሉ አና ይሄም አንደ ጥቅማቸው እና እንደ ትርጉማቸው የተለያዩ አይነት የኮፍያ አይነቶች አሉ ማለት ነው።

አፍ ማለት እንግዲህ ምንድነው? የሰውነታችን አካል ከሆነው ለማውራት የሚያገለግል ለመብላት የሚጠቅም ከንፈር ያለው ጥርስ ያለው ምላስ ያለው ድምጽ የሚወጣበት ደግሞ ከሰው ጋር የምንግባባበት ነው ማለት ነው። አፍ ማለት አፍ ማለት አንዳንድ ቦታ ላይ ደግሞ እንደ ቋንቋ ይተረጎማል ማለት ነው። እና ለመግባባት የሚጠቅመን ነው ማለት ነው። በአጠቃላይ አፍ ማለት ለመብላት ለመግባባት ለፍጣሪ ምስጋናን ለማቅረብ ስሜታችንን ለመግለጽ መልዕክታችን ለማስተላለፍ የምንጠቀምበት የሰውነታችን ክፍል ማለት ነው። ዲምፃዊ አካል ማለት ነው

ሱሪ ማለት እንግዲህ ምንድነው? ከልብስ አይነት አንዱ ሆኖ እኛ ቂጣችንና የመራቢያ አካላችን ለመሸፈን ወገብ በታች ያሉ ሰውነታችን አካል ለመሸፈን በአጠቃላይ የሚጠቅመን እና በብዛት በወንዶች የሚለበስ የልብስ አይነት ነው። አሁን አሁን ግን ሴቶችም ያው ይለብሱታል ግን በአጠቃላይ በብዛት የሚታወቀው በወንዶች ነው። እና ሱሪ። ምንድነው ጥቅሙ? ቀላል ነው ለመሮጥም አይከለክልም። የወንድ ልብስ ነው የወታደሮች ልብስ ነው። ሱሪ የወንድነት መገለጫም ጭምር ነው ማለት ነው

ቀይ የምለው ነገር ምንድነው አንግዲህ ቀይ ነጣ ያለ የደም መልክ ያለው የሚያምር ከለር ማለት ነው። እና ብዙ ጊዜ ልባላይንተን ደይ ደግሞ እንደዚህ ፍቅረኛዎች የሚሰጣቱበት ሴት ልጅ ዘንድ በጣም ተወዳጅ የሆነ ቀለም ቢኖር ቀይ ቀለም ማለት ነው። ቀይ ማለት እንግዲህ የወኔያችን ወይም ቀን ሆነ የታሪክ ጊዚያችን የጀግንነታችን ስሜት የምንገልጽበት ቀለም አይነት ማለት ነው። እና ይሄ ቀይ ቀለም ብዙ ጥቅም አለው ብዙ የሚያስደስት በአእምሮአችን የሚያስደስት ነገር ይፈጥራል ማለት ነው። ቀይ ቀለም ለማየት ሁሉም የሚጓጓው ነው። ለምን ትኩረት በጣም በትኩረት ሰጥቶ ለመመልከትም በጣም የሚያጓጓና በአእምሮአችን ላይ ደስታ እሱን ትኩረት አድርገን ስናይ የሚፈጥር ማለት ነው። ያ ማለት በጥቁር ቀይ ለማያውቀው ሰው ምን ብለን እንገልጻለን? ቀይ ማለት የነጭ ተቃራኒ ሊሆን የሚችል ማለት ነው። ወይም ቀይ ማለት የጥቁር ተቃራኒ ሊሆን

ገንዘብ ማለት እንግዲህ የራስ የሆነ ነገር ማለት ነው የራስ የሆነ ሀብት የራስ የሆነ ጉልበት የራስ የሆነ አስተሳሰብ የራስ የሆነ ላንተ ብሎ ለጥቅም የምታስቀምጥበት ነገር ማለት ነው። ገንዘብ ማለት ባህሪ ገንዘብ ያረከው ባህሪ ማለት እየገዛህ ባህሪ ማንም እንዳይቀመው በጠበቅ አድርገህ የያዝከው ነገር ገንዘብ ሊሆን ይችላል የሰበሰብከው ነገር ገንዘብ ሊሆን ይችላል ማለት ነው። ገንዘብ ማለት ደግሞ የመለዋወጫ በገብያ የምንለወጥበት ማለት ነው። የምንፈልገውን ነገር ለመግዛት ወይም ለመውሰድ ያንን ገንዘብ ሰጥተን ነው የምትወዝደው ስለዚህ የሚቆጠብ ነው። በልፋት በላብ የምታገኘው ነገር ገንዘብ ተብሎ ይጠራል

ቡና ማለት ከቡና ፍሬ የሚገኝ ፍሬ ነው። ያ ማለት ቡና በአጠቃላይ እፀዋቱ ቡና ይባላል የአጸዋት አይነት ነው ከቡና ምንድነው? የቡና ፍሬ ይለቀምና ኮፊን የሚል አነቃቂ እስቲሙላንት በውስጥ የያዘና የሚያስደስት ደግሞ እንግዳ ሲመጣ የሚጋበዘው ነው የሚጠጣውና የሚያነቃቃ ነው። ደግሞ ቡና እንግዲህ ምንድነው? በውጪ ገበያ ላይ ምን ዛሬ ሊያመጣልን የሚችል ነው። ኢምፖርት ኤክስፖርት የሚደረግ በጣም ውድ እና በብዙሃን ዘንድ ተወዳጅ የሆነ የመጠጥ አይነት ቡና ይባላል

ሰርዝ ማለት አንድ የተጻፈ ነገር ወይም አንድ የተቀጠረውን ቀጠሮ አይሆንም ወይም ትክክል አይደለም ወይም አያስፈልግም በሚለው በአስተያየትም ሊሆን ይችላል ሰው በራሱ ተነስቶ ተነሳሽነት ተነሳስቶ ይሄ ነገር ይቀየርልን ብሎ የሚቀይረው ነገር ማለት ነው። እና ሰርዝ አሁን ቀጠሮ ሊሰረዝ ይችላል የተጻፈው ጽሁፍ ሊሰረዝ ይችላል። የተባባልነው ውል ሊሰራዝ ይችላል እና ይሄ ምንድነው የተበየነ ነገር ሆኖ ከጊዜ በኋላ ወይም ከሁኔታዎቹ በኋላ አንፈልግም አያስፈልግም? ወይ ካልሆነ አልፏል ጊዜው ብሎ የሚሰርዙት ነገር ነው አላስፈላጊ ነገር ነው ማለት ነው

እናት ማለት በሆዷ ተሸክማ፣ ጡቷን አጥብታ፣ በጀርባዋ አዝላ፣ በአንቀልባ ተሸክማ፣ አብልታ፣ አጠጥታ ያሳደገች እናት ማለት በሆዷ ተሸክማ፣ ጡቷን አጥብታ፣ በጀርባዋ አዝላ፣ በአንቀልባ ተሸክማ፣ አብልታ፣ አጠጥታ ያሳደገች በጣም ለልጆቿ ከምንም በላይ ቅርብ የምትሆን፣ ዝምድና ያላት ነች ማለት ነው፤ እናት ማለት ተወዳጅ ናት፣ እናት ማለት ፍቅር ናት፣ እናት ማለት መጋቢ ናት፣ እናት የህይወት እናቶች አሉ፣ እኚህን እናቶች አንዱ ምንድነው፣ "የእንጀራ"፣ "የወለደችኝ እናት" የሚባሉት አሉ፤ በእድሜ በእድሜ በጣም የሸመገሉና ልጆችን ወልደው የሚያደርሱ እናቶች አሉ፤ የሃይማኖት እናቶች፣ እማሆዮች አሉ፤ እና የተለያዩ አይነት እናቶች አሉ።

እድለኛ ማለት አንድ ነገር ያለ ብዙ ልፋት ያለ ብዙ ድካም ያለ ያለ ምንም ብዙ ጥረት በቀላሉ የሚያገኝ ማለት ነው። እና አንዳንዱም ሳይለፉ ሳይደክሙ ሲቃበጡ ሀብት ሲይና ሲመጣባቸው ደም ከብዙ ጉዳት የተወደደው መሃል ሲተርፉ ማለት ነው። የትኛው ሊመሃል ይቻላል ማለት ነው

መጠጣት ማለት ውሃ ሊሆን ይችላል የፈሳሽ ነገር በአፋችን ወደ ሆዳችን መውሰድ መጠጣት ይባላል ማለት ነው። መጠጣት እንግዲህ ብዙ ነገር አልኮል አለ መጠጦች። ውሃ አለ ጁሶች አሉ የተለያዩ ወይኖች አሉ። የተለያዩ የታሸጉና ያልታሸጉ መጠጦች አሉ። እነኚህን ሁሉ በእጃችን በብርጭቆ ቀድተን በእጃችን ይዘን ወደ ሆዳችን መላክ ምን ይባላል? መጠጣት ይባላል ማለት ነው

መቼ የምለው ቃል እንግዲህ ጊዜህን የምገልጽ ሰዓትን የምገልጽ ነገር ነው የሆነ ክስተት የሆነው በምን አይነት ሰዓት እንደሆነ ቀን ይሁን ሌሊት ይሁን ጠዋት ይሁን ማታ ይሁን የሚገልጽ ጊዜ ገደብም መቼ በመባል ይገልጻል ማለት ነው። ይሄ ነገር የተከሰተው መቼ ነው? ይሄ ነገር የተፈጠረው መቼ ነው? ይህ ነገር የተወለደው መቼ ነው? ይህ እቃ የተገዛው መቼ ነው? በተለይ መንገድ መቼ ሲልገልጽ መቼ የሚለው ጥያቄ መልክ ነው በተፈጥሮ ጥያቄ አልተራቲቭ ኢንትሮጋቲቭ ነው። መቼ ጥያቄያዊ ነው እና ጥያቄ ነው። የምንገልጸው ለማለትህ ያክል ነው

ሪፖርት ማለት አንድ የተሰራ ነገር በጽሁፍ አስፍረን ወይም በቃልን ቢሆን ለህዝብ ወይም ለአለቃ እንዲህ እንዲህ ተሰርቷል እንዲህ እንዲህ ታከናውናለህ የሚለው ኪኒዋኔውን መዘገብ ማለት ነው። እና ሪፖርት ከዘገባ ጋር ይያያዛል ነው ማለት ነው። እና ሪፖርት የተለያየ ሪፖርት አለ የኦፕሬሽን ሊሆን ይችላል። የተለያዩ የስሰረውት ፕሮጀክት ሊሆን ይችላል። እያንዳንዱ ተግባራዎች የተሰሩት ስራዎች ለለኛው አለቃ ወይም ለህዝብ ወይም ለጓደኛ ወይም ለሚያስፈልገው ሪፖርት ለሚመለከተው ወይም ሪፖርት ማድረግ ለሚያስፈልግ ለሚመለከተው አካሉ ሁሉ በቃል ወይም በጽሁፍ ወይም በተለያዩ ነገሮች የሚገለጽ ነገር ማለት ነው

ለጥፍ ማለት ለጥፍ ማለት እንግዲህ የተሰራ መስታወቂያ ወይም በ ለህዝብ ግልጽ የሆነ ቫሪያል የምንለው ነው ማለት ነው። እና ለህዝብ ይፋ የሆነ ልጥፍ ማለት ነው። ለጥፍ ለጥፍ ማለት ወይ ካልሆነ በአንድ ነገር እንደ ከራሴ ጋር አጣብቅ ማለት ሊሆን ይችላል። ማጣበቅ መለጠፍ እንደ ደግሞም መለጠፍ አንዳንዴ ቀዳዳው ላይ ሲለጥፍ መሸፈን የሚለውን ጋር ሊያያዝ ይችላል ማለት ነው። ልጥፍ እንግዲህ ኦርጅናል ያልሆነ ነገር ወይም ለጥፈ ማለት ተለጣፊ ማለት ያልነበረ ነገር በነበረው ነገር ላይ አዲስ ነገር ወይም ባዳ ነገር ሊጨመር ሲችል ይሄም ልጥፍ ሊሆን ይችላል ማለት ነው

ውሃ ማለት ፈሳሽ ማለት ነው እንግዲህ ከአለማችን ሰባ አምስት ፐርሰንት እየሸፈነው ሊኪውድ የምንለው ፈሳሽ ነገር ውሃ ነው ውሃ ማለት እንግዲህ ሁለት አይነት ውሃዎች አሉ ያም ጨዋማ ማሪን የምንለውና ንጹህ ውሃ ወይም ፍሬሽ ውሃ የምንለው ነው እና ውሃ የተለያየ ውሃ አለ ውቅያኖሶች አሉ ባህሮች አሉ ሀይቆች አሉ ወንዞች አሉ ኩሬ የምንላቸው አሉ ማለት ነው እና ውሃ እንግዲህ የሰው ልጅ ህይወት ነው። ውሃ ስለ ውሃ ሲነሳ ብዙ ነገር ማውራት ይቻላል ከሰውነታችን እንኳን ሰባ አምስት ፐርሰንት የሚሸፍነው ውሃ ነው ጭንቅላታችን ራሱ የሞላው በውሃ ነው ውሃ እንግዲህ የመንፈስ ቅዱስም ማረፊያ እንደሆነ በሃይማኖትም ይነገራል ሰው ውሃ ሳይጠጣ አስር ቀን አምስት ቀን ላይቆይ አስር ቀን ላይኖር ይችላል ይደርቃል ማለት ነው እና ውሃ እንግዲህ ህይወት ላላቸው ነገሮች ሁሉ አስፈላጊ ነገርና በጣም አስፈላጊውም ህይወት ነውና ስለዚህ ውሃ ህይወት ነው ወተረ ኢስ ላይፍ የሚለውን ይጠቃል ማለት ነው

መብላት ማለት አንድን ነገር ምግቤን ካልሆነም ነገሮችን በአፍ መቀበል ማለትም ምንም ምግብ ሊሆን ይችላል መድሃኒት ሊሆን ይችላል። ግን በእጅ ይዘህ በአፍ ወዘተ በአፍ ማለት በከንፈር ከዛ በምላስ ከዛ በኋላ ደግሞ በጥርስ አኝኬ በስቶማክ ወደ ስቶማክ ወይም ወደ አንጀታችን መላክ ማለት ነው። እና መብላት ማለት እንዴ ነው። ሌላ የተለየ አይነት መብላቶች ሊኖሩ ይችላሉ። ነገር ግን በዋናነት ቅም ከምግብ ጋር የተያያዘ መብላት መብላት

ውል ማለት ሁለት አካላት ሁለት የተለያዩ ሰዎች ሊሆኑ ይችላል ሁለት የተለያየ ሁለት የተለያየ የተለያየ ድርጅት ሊሆን ይችላል። ሁለት የተለያዩ ጾታዎችም ሊሆኑ ይችላል። አንድ ላይ የሚስማሙበትና ስምምነቱን በጽሁፉ የሚገልጹበት ስምምነታቸውን በጽሁፉ ገልጾ በምስክር ተመሳክሮ ጸድቆ ተፈራርሞ አንድ ወረቀት ላይ ሰፍሮ የሚቀመጥ ወረቀት ማለት ነው። እና ውል ማለት ስምምነት ማለት ነው። ውል ማለት መግባባትና የተግባቡበትን ምስክርነት መስጠት ማለት ነው። እና ሊፈርስ ይችላልውሉ ሲፈርስ ደግሞ የተለያዩ የራሱ መንገድ አለው። ጊዜ ሲደርስልህ የሚፈርሱ አሉ አለመግባባት አለመስማማት በመካከላቸው ሲፈጠር የሚፈርስ ውል አለ። እና የተለያዩ ውሎዎች ሊኖሩ ይችላሉ ማለት ነው

ፌብራሪ ማለት እንግዲህ የእንግሊዘኛ ቃል ነው በእርግጥ ቃሉ የአማርኛ ቃል ባይሆንም ፌብሩ ዌር ፌብሩ ዌር ማለት ስድስተኛ ወር የካቲት ወር ወር የሚለው ይሆናል ማለት ነው። እና ስድስተኛ ወርም ያ ማለት ጊዜ አቆጣጠር ውስጥ እንግዲህ በአመታት ውስጥ አስራ ሁለት ወራት አሉ በአስራ ሁለት ወራት ውስጥ የእያንዳንዳቸው ወራት ሰላሳ ቅናት አሉ። እንደዚህ አንደኛው ሰላሳ ቀን ማለት ስድስተኛው ሰላሳ ቀን ፌብራሪ ተብሎ ሊጠራ ይችላል ማለት ነው። ስድስተኛ ወር ወር ገባ ስድስተኛ ወር ፌብራሪ ወይም የካቲት በሚለው የሚጠራ ነው

ኮት የምለው ቃል መጀመሪያ ጥንት ትርጉሙ ጣሊያን እንትን እንዳለ ነው የምታወቀው የጣሊያን ቃል እንደሆነ ነው የጣሊያን ቃል እንደሆነ ነው የሚታወቀው። ኮት ማለት በኢትዮጵያውያን አማርኛ ጃኬት የሚለውን ይወክላል ማለት ነው። እና ኮት ተብሎ የሚጠራው ጃኬት ተብሎ የሚጠራን ማለት ነው። እና ጃኬት ማለት እንግዲህ ልብስ በላይኛው በኩል የሚለበስ ልብስ የሚታይ ሰውነታችን ላይ የሚታይ ልብስ ማለት ነውና። ጃኬት ተመርጦ ቆንጆ ጃኬት የሚያምር ጃኬት የሚለበሰው ነው። ይሄ የሚለበሰው ለምን ሰው የሚያይበት ነው

ኦገስት ማለት እንግዲህ የእንግሊዘኛ ቃል ሲሆን ኦገስት ምንድነው? የመጨረሸኛው ወር ማለት ነው። በአመታት ውስጥ የመጨረሿኛው ሰላሳ ቀን በውስጡ የያዘ የመጨረሸኛው ወር ኦገስት ተብሎ ይጠራል። እና ኦገስት እንግዳህ የመጨረሸኛው የአመቱ የመጨረሻ ወር ነው። ከዛ ደግሞ አዲስ አመት ለመቀበል የምንዘጋጅበት ወር ነው ኦገስት ማለት ነው። ሁሉም የዛ ያለፈው አመት ሁሉ ባጄትም ይሁን ሀሳብም ይሁን እቅዱም ሁሉ ሁሉ አጠናቀን ለቀጣይ አመት ለአዲሱ አመት የምንዘጋጅበትና የምናቅድበት አመት ኦገስት ተብሎ ይጠራል ማለት ነው። ማገባደጃ መጨረሻ ማለት ነው።

ልምድ የምለው ቃል እንግዲህ። ምንድነው ክህሎት የምለው ቃልን ይይዛል ማለት ነው። በስራ ለብዙ ጊዜ። በድግግሞሽ ለረጅም እድሜ የተሰራ ስራ ልምድ ሊሆን ይችላል ማለት ነው። አዲስ ነገር ያልሆነ እንግዳ ነገር ያልሆነ ነገር። ደግሞ ከዚህ በፊት የተሰራበት ከዚህ በፊት የተጠናበት ከዚህ በፊት የተበላበት ከዚህ በፊት የተከለበት ከዚህ በፊት በአጠቃላይ አዲስ ያልሆነ እና እንግዳ ያልሆነ አብሮ የኖረ ነገር ልምድ ሊኖረው ይችላል ማለት ነው። ብዙ ልምዶች ሊኖሩ ይችላሉ። የተለያዩ አይነት ልምድ ሊኖር ይችላል። ሰው ከዚህ በፊት የማጨስ ሱስ የመቃም ሱስ። ደግሞ ፖዘቲቭሊ ስንረዳው። የማምለክ ሱስ። የማስመላለክ ሱስ። የማስተማር ሱስ ብዙ ነገሮች ልምዶች አሉ ማለት ነው። ይሄ ሁሉ ምንድነው? በልምድ ውስጥ ይካተታል ማለት ነው

ባንክ፣ ባንክ ማለት እንግዲህ ዘመናዊ ገንዘብ የምንቆጥብበት ቦታ ማለት ነው። ወይም ሲስተም ሊሆንም ይችላል ማለት ነው። ባንክ እንግዲህ ምንድነው በዚህ ሰዓት የተለያዩ ባንክ አይነቶች አሉ። ወይ ባንክ ትንሽ ወለድ በመቀበል ብራችን የሚያሳድግ ነው በትንሹ ቢሆንም ያሳድጋል። ብር ያስቀ የምናስቀምጥበት ነው ብር በካሽ ሳይሆን ብሩን በሲስተም ውስጥ አስገብተን ከዛ የምንወስድበትና ብር የምናስቀምጥበት የምናስተላልፍበት መንገድ ባንክ ሲስተም ይባላል ባንክ ነው። ባንክ እንግዲህ ብዙ ጥቅም አለው። ባንክ ለቁጠባ አመቹ ነው። ባንክ ደግሞ ብዙ ካሽ በመያዝ ለሌባ ለስርቆት እንዳንጋለጥ ብራችን የሚጠብቅልን ባለአደራ ማለት ነው፤ እና ባንክ በዚህ ሰዓት ከምንም በላይ አስፈላጊ ነው ማለት ነው።

አራት ማለት እንግዲ ምንድነው? አራት ማለት የሚቆጠረው ቁጡር ነው። ያ ማለት ከ ሶስት እና ከአምስት መህከል የሚገኝ ሙሉ ቁጡር አራት ማለት ነው። አራት ማለት እንግዲ በሂሳብ አነጋገር ሙሉ ቁጥር ነው። ለአንድ ለሁለት እና ለራሱ ለአራት የሚካፈል ቁጡር አራት ተብሎ ሊጠራ ይችላል ማለት ነው። አራት እንግዲ ብዙ ነገር ይይዛል ማለት ነው። አራት ወቅቶች ሊኖሩ ይችላሉ እነኚ ምንድን ናቸው? ጸደይ አንድ ክረምት ሁለት በጋ ሶስት በልግ አራት ተብሎ በአራት ሊቀጠር ይችላል ማለት ነው። አራት ሰዎችን ሰው አራት ብለን ልንቆጥር እንችላለን። ብዙ አራት ነገሮች

በር ማለት እንግዲህ መግቢያ ማለት ነው። በር ማለት። አንድ ሰው ወደ ቤት መግባት ወይም ወደ ግቢ ውስጥ ሊሆን ይችላል። የሚያግቢ ያህል። መውጫ ማለት በር ማለት። ብዙ መንገድ አለው ማለት ነውና። በር ማለት። የተፈቀደለት ሰው የሚገባበትና ያልተፈቀደለት ሰው መግባት የሚችል የማይችልበት ማለት ነው። እና። በር ማለት እንግዲህ ውስጥ የገባ ሰው ውጭ የመውጣት ውጭ ያለበት ሰው ወደ ውስጥ የሚገባበት በር ማለት ነው። በር ውጪ መግባትና ማውጣት አይቻልም ማለት ነው። ለምን? ሌላ ሁሉ በበር ካልሆነ በሌላ በኩል ሰብሮ ሊወጣ የሚችል ሌባ ህጋዊ ያልሆነ ሰው ማለትም ስለዚህ ህጋዊነታቸው የተረጋገጣቸውላቸው ሰዎች የተጠቀረላቸው ሰዎች የሚገቡበትና የሚያወጡበት። ቀዳዳ በር ተብሎ ሊጠራ ይችላል

ማታ ማለት እንግዲህ ማታ ማለት ፀሀይ ከጠለቀች ሰዓት ጀምሮ ያለው ጨለም ያለ ጊዜ ማታ ተብሎ ሊጠራ ይችላል ማለት ነው። ወይም ቀን ለምለው ቃል ትክክለኛ ተቃራኒ ማጣ ሊሆን ይችላል ማለት ነው። ማጣ ማለት ጨለም ያለ ነገር ነው። ማጣ ማለት አንዳንዴ ምንድነው ችግር ሊሆንም ይችላል ማለት ነው። ብሩ ያልሆነ በአይናችን እይታ ውስጥ ነገሮችን ጥሩ ለመግባት የሚያስቸግር ጊዜ ማለት ሊሆን ይችላል ማለት ነው። ማታ በአጠቃላይ የረርት ጊዜ እንዲሆን ይችላል። ማታ ማለት እድሜ የምትሮጥበት የምትሰራበትን እድሜ ጨርሰህ የበስተርጂና ጊዜ በማታ ተብሎ ሊገለጽ ይችላል ማለት ነው። ወይም ማታ ማለት የመጨረሸኛው ሰዓት የማትሰራበት የማትሮጥበት ማትጋግርበት ብዙ ነገር የምትተውበት ጊዜ ማታ ተብሎ ሊጠራ ይችላል

ጁን ማለት የእንግሊዘኛ ያውም የፈረንጅ ቋንቋ ሲሆን አስረኛ ወር ማለት ነው። ያ ዘጠነኛ ወር እና አስራ አንደኛ ወር መሃል ያለው ከረምት ወራት ውስጥ የሚቆጠረውና የከረምት መግቢያ ወር የሚሆነው ጆን ተብሎ ሊጠራ ይችላል ማለት ነው። ጆን እንግዲህ ብዙ እቅዶችና በጀቶች የአመቶች የሚዘግበት ነው። እቅዶቹም ተሰርቶ ያለቀም አልቆ ሳይሰራ የተወዘፈ ቢሆንም ውዝፉ በሪፖርት ተካቶ እንዲህ ለመስራት ታቅደን ነበረ። ያልሰረመው ነው ወይም ካልሆነ የታቀደው እቅድ መቶ በመቶ ተጠናቋል ወይም ካልሆነ ከታቀደው እቅድ በታችተሰርቷል ብሎ። በጀታቸውን እና ስራቸውን የሚዘጉበት ወር ነው በኢትዮጵያ ማለት ነው። እና ጁን ክረምትን አስከትሎ ይመጣ ከእጁን በኋላ ቀጠለው ያለው ዝናባማ ወቅት ከመሆን በተነሳ ስራ በብዛት የሚቆሙበት ትምህርት ቤቶችና የተለያዩ ተቋማት ስራቸውን የሚዘጉበት ጆን ተብሎ ይጠራል ማለት ነው

አደጋ ማለት እንግዲህ ሳይታሰብ ሳይታቀድ ሳይታለም የሚደርስ ቅጽበታዊ ነገር አደጋ ተብሎ ሊጠራ ይችላል ማለት ነው። እንግዲህ አደጋ ብዙ አይነት አደጋዎች ልኖር እችላለሁ። እነኚህም እንግዲህ በሁለት አካፍል እና ብዙ ጊዜ የምናየውም የተፈጥሮ አደጋ እና ሰው ሰራሽ አደጋዎች ሊኖሩ ይችላሉ ማለት ነው። የተፈጥሮ አደጋ የሚባሉት እነኚህ የመሬት መሸራተት ቮልካኖ የመሬት መንቀጥቀጥ። ደግሞ የአውሎ ንፋስ አደጋዎች። ደግሞ የውሃ ማለት የውቅያኖስ የማዕበል መነሳቶች መነዋዛውጾች። እነኚህ በአጠቃላይ የፀሀይ ሀሩሮች እንደ ኦዞን የምለውን የፀሀይ ሪፍሌክሽን እነኚህ ሁሉ በአጠቃላይ ምንድነው? ከተፈጥሮ አደጋ ጋር እያያዛለሁ ማለት ነው። ሰው ሰራሽ አደጋ የሚባሉ ደግሞ አንዳንድ የእሳት አደጋዎች። ደግሞ የምትራፊክ አደጋዎች። ደግሞ እነኚህ ጥቃት ከሚፈጽሙት ከሚፈጽሙት ከታጣቂ ሀይሎች ጋር ተያይዞ ያሉ ቴርሪስት የምንላቸው ማለት ነው። እነኚህ አጠፍቶ ጠፊዎች አሸባሪዎች ጋር ተያይዞ የሙሉት ያሉት ሁሉ ምንድነው? ሰው ሰራሽ አደጋ ውስጥ ይካተታሉ ማለት ነው

አረንጋዴ ማለት እንግዲህ የቅጥላ ቅጥል ቀለም ያለው የቀለም አይነት ማለት ነው። ቂጠላ ቂጠሎች እንግዲህ አረንጓጋዴ ቀለም አላቸው እስፔሻሊ ውሃ በጣም የጠጡ ሲሆንና ለምለም ሲሆኑ አረንጓዴ ቅጠል አላቸው የኢትዮጵያ ባንድራ የመጀመሪያው ከክፍል ምንድነው አረንጓዴ ነው? እንግዲህ አረንጓዴ ብዙ የሚያስደስት ለምለም የሚሆንበት ነው። እና አርንጓዴ ሲታይ ትደሰትበታለህ አርንጓዴ ሲኖር ኦክስጅን ወይም ንጹህ አየር ትተነፈስበት አለህ። እና አረንጓዴ በጣም ተወዳጅና ከሰው ህይወት ጋ ተስማሚ እንስሳትን ቅጠሎቹን የሚበሉበት አይነት። አሮንጓዴ እንግዲህ በአጠቃላይ ምንድነው? ለከተማ ውበት ለቀጠሮ ውበት ለአካባቢ ውበት በአጠቃላይ አረንጓዴን ጠቅላላ ለነፋሻማ አየርም አርንጓዴ እንጠቀማለን ማለት ነው። እና አርንጓዴ ቀለም የቅጠል ቀለም ነውና አርንጓዴ በቅጠል ቀለም ነው የሚታወቅ ማለት ነው

አንድ ማለት የነገሮች መጀመሪያ ማለት ነው አንድ ማለት መጀመሪያ ፊደል ነው ማለት ነው አንድ ማለት የመጀመሪያ ቁጥር ነው ማለት ነው አንድ እንግዲህ አንድ ተብሎ ጅማሮን የሚያሳይ ነገር ነው ማለት ነው። ወይም በእንግሊዘኛ ሲንግል የሚለው ነገር አንድ ተብሎ ሊጠራ ይችላል ማለት ነው። እና አንድ ነገር ሲሆን አንድ ነገር ከተባለ ከሁሉ የሚለይ ማለት ነው። አንድ ነገር ማለት በቃ ከሁሉ የሚለይ የራሱ የሆነ ፀባይ ያለው የራሱ የሆነ የመለያ ያለው ነገር። አንድ ነገር ሊሆን ይችላል ማለት ነው። አንድ ስባል ብዙ በውስጡ የሚይዙት ብዙ ነገር ማለት አለኝ ማለት ነው

ስልጠና ማለት በአንድ በከፊል ለሚታወቀው ነገር ወይም በአጠቃላይ ለማታውቀው ነገር ግንዚና ግንዛቤ እንዲኖር ደግሞ እውቀት እንዲኖር። በአጭር ጊዜ ወይም በቃ አጭርን ጊዜ ከአንድ አመት ባልበለጠ ጊዜ ውስጥ የሚሰጠው ትምህርት ስልጠና ተብሎ ይጠራል ማለት ነው። ማሰለጥን ማለት በዛ በአንድ ነገር ዙሪያ ላይ ማወያየት ግንዛቤ እንዲፈጠር ማድረግ። ሲምሬት መስጠት ደግሞ አቅጣጫ መስጠት። እንደዚህ ከመጣህ እንደዚህ አይነት ሚላሽ ይሰጥበት ተብሎ የሚሰራ ስራ ማለት ነው። ስልጠና ማለት ነው። ስልጠና ማለት አጫጭር ኮርሶች አጫጭር ትምህርት ያ ማለት በአንድ አመት ውስጥ ገደብ ጊዜ ገደብ ውስጥ የሚያልቅ ትምህርት ማለት ነው

ትንሽ ማለት ትልቅ የሚለው ተቃራኒ የሚሆንና ግዙፍ ሳይሆን ጥቂት ጋር ይመለከታል ማለት ጥቂት። ለእይታ ትንሽ የሆነ ወይም ለእይታ ብዙም በደንብ የማይታይ ሊሆን ይችላል። በመጠን ትንሽ ሊሆን ይችላል ብዙ ጊዜ ከመጠን ጋር ተያይዞ ወይም ከግዙፈትና ከስፋት ጋር ተያይዞ ያለው ነገር ነው ማለት ከክብደትም ጋር ተያይዞ ያለው ነገር ትንሽ በሚል ሊገለጽ ይችላል ማለት ነው። ያ ማለት ጥቂት ማለት ነው። ደግሞ በቁጥርም ትንሽ በቁጥርም ጥቅት ውስን የምለው ቃል ሊጠቃ ይችላል ውስን። ጥቂት የምሉት ቃል ትንሽ የሚለው ቃል ይስማማሉ ማለት ነው። ግን ትልቅ ሰፊ ግዙፍ የሚሉ ቃላቱ ደግሞ ትንሽ ለምለው ቃል ተቃራኒ ሊሆን ይችላል ማለት ነው

ፈለግ ማለት እንግዲህ በእንግሊዘኛ ዩንቨርስ የሚለው ማለት ነው። ፈለቅ ማለት ምንድነው? እንግዲህ ሰማይ ላይ ወይም ከዚች ከሚታየው አለም ላይ ውጪ ያለ ሌላ ሳይን ተፈጥሮ ማለት ነው። እና ፈለግ ማለት። ከዚህ ከሚታየው መሬት ከአየራት ከንፋሳት በረቀቀ መንገድ በመሳሪያና በተለያዩ መንኩራኩሮችን በመጠቀም ሰው በቴክኖሎጂ የደረሰበት። ረቂቅ ፓርት ረቂቅ ሳይሆን ሚስጥራዊ ፓርት ማለት። የተማሪ ሰው ቴክኖሎጂ የሚጠቀም ሰው። በተለያዩ መሳሪያዎች የሚረዱበት እና የሚያገኙበት ፈለግ። ሚባለው ፈለግ ማለት እንግዲህ ከዋክብት ያሉበት ጨረቃ ያለበት ፀሀይ ያለበት ቦታ ሊሆን ይችላል ማለት ነው

ከልሲ ማለት እንግዲህ ከጫማ ጋር የሚለበስ ኑስ የጫማ አለባሽ ማለት ነው። ቀልሲ ማለት። እግር እንግዲህ ጫማ ውስጥ ሆኖ እንዳይማወቅና። ላብ ምናምን እንዲቆጣጠርልን የሚለበስ ሹራብ የሚመስል ነገር ካልሲ ተብሎ ሊጠራህ ይችላል ማለት ነው። ጥርዚ ብሎ ጥቅም አለው። ካልሰ ቀለለ ጫማው እንግዲህ ሊቆረቆር ይችላል ብዙ ረጅም መንገድ ጭኔት ጉዳት በእግራችን ላይ ሊደርስብን ይችላል። እና እንደዚህ ሁሉ ቅርጽ አስፈላጊ ነገር ነው ማለት ነው

እንኳን ደህና መጡ ማለት እንግዲህ አቀባበልን ይመለከታል ማለት ነው። እንኳን ደህና መጡ ማለት እንግዳ የሆነ ሰው። ወደ አንድ በከዚህ በፊት መጥቶ የማያውቅበት ቦታ ሊሆንም ይችላል። መጥቶ የሚያውቅበትን ቦታ ሊሆን ይችላል ለሆነ አላማ ተጋብዞ ቢሆንም ወይም ደግሞ ሳይጋበዝ እንደ አጋጣሚም ቢሆንም ሲመጣ። ይዛ የነበረው ሰው በአመጣጡ ላይ ሲደሰት እንኳን ደህና መጣ። የሚለውን ጥያቄ ማለት እመል መልካም ምኞቱን የምገልጽ ነው። አቀባበል ያደርጋል ማለት ነው። እና እንኳን ደህና መጣ የምለው ደስየሚል ናክብር ደግሞ ፍቅር የተላበሰ አነጋገር ነው። ተወዳጅ የሆነ ፖዘቲቭሊ ሰውን ሲቀበል እንኳን ደህና መጣህልኝ የኔ ወንድም የኔ እህት። የኔ ክቡር እንግዳ ብለህ እንግዲህ ሰውን የምትቀበለው። ንጹህ ፍቅር የምትበራበት ባህልና እወቅ ያለው አሉ። የንቂቅር ዘሄቤ ብዙ ነገር በውስጡ የያዘ ነገር ማለት ነው

አገልግሎት የሚለው ቃል እንግዲህ ምንድነው የሚገልጸው ማገልገል ማለት ስራ መስራት ማገዝ ማለት ነው ወይ ሰርቪስ መስጠት ማለት ነው። የችሎታ በችሎታ ሰው ሊያገለግል ይችላል ደግሞ በእውቀት ሊያገለግል ይችላል በገንዘብ ሊያገለግል ይችላል በተለያዩ ነገሮች ሊያገለግል ይችላል ማለት ነው። እና አገልግሎት እንግዲህ የሰው ልጅም ያገለግላል ቁሳቁሶቹም ያገለቅላሉ ጥቅም ላይ መዋል የሚለው ቃልን በአጠቃላይ ይገልጻል ማለት ነው

ለምን የሚለው ቃል እንግዲህ ጥያቄያዊ ቃል ነው። አንድ ነገር ምክንያት ለማወቅ የምንጠየቀው ጥያቄ። ለምን የሚለው ለምን ማለት እንግዲህ የሆነ ነገር ውጤት ላይ ደርሷል ድርጊት ላይ ድርጊት አለው። ነገር ግን እንደዛ እርግጥ ያበቃውን መንስኤ ሀሳብ ለማወቅ የምንፈልግበት መንገድ። ለምን የሚል ጥያቄ ላይ ተንተርሰን ማለት ነው። ለምን ሲባል ብዙ ነገር መልስ ሊኖረው ይችላል። ለዚህ ለዚህ ለዚህ ለዚህ የሚለውን ቅድመ ሁኔታዎቹን ወይም ካልሆነ ነገሩ የተሰራበት ወይም የተደረገበት ነገር። አላማው ለዚህ በመሆኑ ይሄንን አድርሰናል የሚለውን ጥያቄ ዝርዝር ማብራሪያ ለማግኘት ስንፈልግ። ለምን የሚል ጥያቄ ይነሳል

ቀሚስ ማለት፣ ቀሚስ ማለት እንግዲህ የሴት ልጅ ልብስ ማለት ነው። ሴቶች በአጠቃላይ የሚለብሱት የልብስ አይነት ቀሚስ ተብሎ ሊጠራ ይችላል። ቀሚስ ሴቶች ብቻ ሳይሆን ሙስሊም እምነት ተከታዮች፣ ሙስሊሞች፣ ኢስላምን አይልምም እምነት ተከታዮችም ቀሚስ ይለብሳሉ። የቤተ ክርስቲያን አስተማሪዎችም እንግዲህ ቀሚስ ለብሶ ይሰብካሉ። ቀሚስ በአጠቃላይ ብዙ አገልግሎት አለው ማለት ነው። ቀሚስ የክብር ልብስ ሲሆን አሁን ለምሳሌ ቀሚስ ማለት በአጠቃላይ ሱሪ ተቃራኒ የሆነ ነው። የሱሪ ተቃራኒ የሚሆን ረጅም ልብስ ማለት ነው።

ይቅርታ የሚለው ቃል እንግዲህ አንድ ሰው የጠፋውን ጥፋት ወይም የተጎዳ አካል ይቅርታ የሚደረግ የሚያደርግበትና ተጎጂ አካል ይቅርታ የሚቀበልበት ሲሆን ጎጂ አካል ደግሞ ይቅርታ ይጠይቃል ማለት ነው። ላጠፋው ጥፋት ተጸጽቶ ንስሀ ገብቶ ይሄን ነገር ማድረጌ ትክክል አይደለም አስቀይሜያለሁ አስከፍቼያለሁ። ጥሩ ስራ አልሰራሁም በምለው ተጸጽቶ ይቅር በሉኝ ተወልኝ ድጋሚ አይገልጸኝም። ይሄ ነገር እኔ በዚህ ሁኔታ ላይ ድጋሚ አልገኝም። ብሎ ይቅርታ ሲጠይቅ ይቅርታ ተብሎ ይጠራል ማለት ነው

ጥሬ ገንዘብ ማለት በእጅ ያለ ከረንሲ የምንለው ነው ማለት ነው ሊኩይድ አሴት በሚባለው በአካውንቲንግ ህግ የምናውቀው ማለት ነው። የተጣራ ገንዘብ ማለት ነው። እና ጥሬ ገንዘብ ሊሰረቅ የሚችል ደግሞ ሊጠፋ የሚችል እና እኔም ደግሞ በዚህ ሰዓት የማይመከር በእጅ ይዘን ለመዘወር በእጅ ይዘን ይሄ መዞር የማይመከር ነው። ማለት ነው ጥሬ ገንዘብ እንግዲህ ጥሩ ነው አንድ ነገር ለመግዛት ስትፈልግ። ጥሬ ገንዘብ በመያዝ ቶሎ መግዛት ትችላለህ። ነገር ግን ለደህንነት አንፃር ጥሩ አይደለም ሊሰረቅበት ሊጠፋበት ይችላል ልትዘረፍ ትችላለህ ማለት ነው። ስለዚህ አይመከርም ማለት ነው

ኩባንያ ማለት ኩባንያ ማለት እንግዲህ የእንግሊዘኛ ቃል በርክል የእንግሊዝኛ ቃል አይደለም የአማራኛ ቃል ነው ግን ኩባንያ ማለት አንድ ድርጅት አንድ አቅራቢ ድርጅት ማለት ነው። ኩባንያ ማለት እንግዲህ ከውጪ የሚያዝገባእቃውን ኢምፖርት የሚያደርግ እና የሚያከፋፍል ድርጅት ኩባንያ እንደሆነ ነው ማውቀው። ኩባንያ ማለት እንግዲህ ከመንግስት ጋር ሆኖም እንትን እሚል ያለ መንግስት ደም በራሱ ተደራጅቶ የሚሰራ አካል ነው። እና ህጋዊ ሰውነቴ ያለው አካል ሆኖ። የመግባት እና የማውጣት የማስገባት እና የማስወጣት ለኢምፖርት እና ለኤክስፖርት ፍቃድ ያገኘ ማህበር ወይም አደረጃጀት ማለት ነው

ሚስት ማለት እንግዲህ የትዳር አጋር ማለት ነው። አብሮ ለመወር ለመኖር በፍቅር ተሳስቦ። ተመራርጠው እቺ ልጅ እኔ ወድጄያታለሁ ይሄኛው ልጅ እኔ ወድጃለሁ በሚለው በገዛ ፍቃዳቸው። አንድ ቤት ለመኖር ከእናቶቻቸው ከአባቶቻቸው። ሁለቱም ባል እና ሚስት ተነጥለው አብረው ለመኖር። እንግዲህ በቤተክርስቲያን ወይም በሃይማኖት ትምህርት ከአንድ ስጋ አንድ አጥንት የሆኑት ማለት ነው። የተስማሙ የተግባቡ። የሚለው ስያሜ ያለው ሚስት ማለት። እንግዲህ በረከት ስጦታ በመባል በብዙ ነገር መተርጎም ትችላለች ማለት ነው

መስጊድ ማለት። ፈጣሪ ለፈጣሪ ሙስሊም ሃይማኖት ላይ ለምሳሌ መስጊድ ማለት ለፈጣሪ ምስጋና አምልኮ የሚያደርሱበት የአምልኮ ስፍራ። ወይም የአምልኮ ቤት መስጊድ ተብሎ ይጠራል ማለት ነው። መስጊድ ላይ እንግዲህ ድዋ ይደረግበታል ጸሎት ይደረግበታል። እና መስጊድ የሃይማኖት ተቋም እንደሆነ ይታወቃል። መስጊድ መሰላም ማለት መሰገድ። ለፈጣሪ አምልኮት ለአላ ማለት ነው ይደሰበት ይደረስበታል። እና መስጊድ የሃይማኖት ተቋም ሆኖ ከተለያዩ ወንቅ ግንብ ከህንፃ ከድንጋይ ከተለያዩ ከእምነበረዶች እና ከተለያዩ ነገሮች ሊሰራ የሚችል እና ለአምልኮ ስፍራነት የሚጠቀሙበት ቦታ ማለት ነው